ጥሩ ጥያቄ ነው። መጽሐፍትን ከወር አንድ መጽሐፍ አነባለሁኝ በአንድ ወር ውስጥ ማለት ነው በአመት ውስጥ ደግሞ አስራ ሁለት መጽሐፍትን አነባለሁኝ ስለዚህ መጽሐፍ ማንበብ በጣም ጠቃሚ ነው ትላልቅ እውቀቶችን እናገኛለን በዳራ በደራሲው አለም ላይ ያሉ በጣም ብዙ እውቀቶች አሉ። በሰውየው ላይ ያሉ እውቀቶችን ወይም በደራሲዋ ላይ ያሉ እውቀቶችን በአንድ ወር ውስጥ ጥልቅ የሆነ እውቀት እንድንይዝ ያስችለናል እና መጽሐፍትን አነባለሁ። በየቀኑ አስር አስር

በጣም መልካም የሆነ ጥያቄ ነው። መተግበሪያዎችን አወርዳለሁኝ ምክንያቱም መተግበሪያዎችን የማወርድ የማወርድበት ዋናው ምክንያት ስልኬን ዘመናዊ ለማድረግ አዳዲስ ዘመኑ ያፈራቸው የቴክኖሎጂው መተግበሪያዎች ካሉ እነሱን ሁሌም እያወረድኩ ከእነሱ እውቀትን እጠቀማለሁኝ ማለት ነው። ስለዚህ እውቀትን ለመያዝ መተግበሪያዎችን ሁሌም አወርዳለሁኝ ነገር ግን የማውርዳቸው መተግበሪያዎች ደግሞ በጣም ምርጥ ምርጥ የሆኑትን ከራሴ ጋር ሊሄዱ የሚችሉ ነገሮችን ብቻ

በጣም አሪፍ ጥያቄ ነው። ከጎረቤቶቼ ጋራ ጥሩ የሆነ ግንኙነት አለኝ። አንደኛ እኔ በጣም መልካም ሰው ነኝ፤ ጎረቤቶቼም በጣም በጣም በጣም ሲበዛ መልካም የሆኑ ሰዎች ናቸው። ስለዚህ ዋናው ትልቁ ነገር ደግሞ ከጎረቤቶቼ ጋራ ያለኝ ግንኙነት ደግሞ እንዲዳብር የሚያደርገኝ መልካም የሆነ ስብእናዬ ነው ማለት ነው። ስለዚህ መልካም የሆነ ስብእና ሁላችንም ካለን አብረውን ከሚኖሩ ጎረቤታችን ጎረቤቶቻችን ጋራ ጥሩ የሆነ ግንኙነት ይኖር

በጣም ምርጥ የሆነ ጥያቄ ነው። የምመኘው የእረፍት ጊዜ በሳምንቱ መጨረሻ ያሉት ቅዳሜና እሁድን እጠቀማለሁኝ። ምክንያቱም ቅዳሜ ቅዳሜ በጣም በርካታ ጓደኞቼን ከስራ ውጪ እንዳገኛቸው፤ እሁዱን ደግሞ ልብሴን በማጠብና የተለያዩ ደግሞ ስራዎችን በግል የሚሰሩ ስራዎችን እቅዶችን ደግሞ የማቅድበት ቀን ስለሆነ ቅዳሜና እሁድ የእረፍት ጊዜ ቢሆን ብዬ የምመኘው የእረፍት ጊዜ ነው ማለት ነው።

በጣም አሪፍ የሆነ ጥያቄ ነው የምመርጠው የሙቀት መጠን በጣምም ከፍ ያላለ በጣምም ደግሞ ዝቅ ያላለ መጠነኛ የሆነ የአየር ንብረት ያለበትን አካባቢ በጣም እመርጠዋለሁኝ ማለት ነው። ምክንያቱም በጣም ሙቀት በሚሰማኝ ጊዜ ሰውነቴ ትንሽ የመገርጣት ባህሪ አለው። በጣም ቅዝቃዜ በሚሰማኝ ትንሽ የማኩረፍ ባህሪ ስላለው። መጠነኛ የሙቀት መጠን ያለበትን በተለይ ሃያ ሶስት ዲግሪ ሼልሲየስ ያለበትን መጠን እመርጣለሁ

በጣም ጥሩ ጥያቄ ነው። በጠዋት እለታዊ ተግባሮቼ እንግዲህ ያው የመጀመሪያው ነገር ገና ጠዋት ከምኝታዬ እንደተነሳሁኝ የመጀመሪያው እለታዊ ተግባሬ ሽንት ቤት እሄዳለሁኝ። ከዛ በኋላ ጸሎት አደርጋለሁኝ፤ ስፖርት እሰራለሁኝ፤ ቁርሴን በልቼ ወደ ስራ እወጣለሁኝ ማለት ነው። ስለዚህ የመጀመሪያው የእለት የእለት የጠዋት ተግባሬ ወድያው ተነስቼ እንግዲህ መጸዳጃዬን ተጠቅሜ ከዛ በኋላ ቁርሴን በልቼ ወደ ስራ ቦታ ነው ቶሎ የምሄደው

በጣም ጥሩ ጥያቄ ነው። እንግዲህ አስራ ሁለት ሰዓት ሌሊት ላይ እነሳለሁኝ። ያ የሆነበት ምክንያት ደሞ አምሽቼ እተኛለሁኝ እስከ ሰባት ሰዓት ድረስ ነው። አምሽቼ የምተኛው ከዛ በኋላ ደሞ በቂ እረፍት አርጌ አስራ ሁለት ሰዓት ላይ ደሞ እነሳለሁኝ ማለት ነው። ምክንያቱም አስራ ሁለት ሰዓት ስነሳ አይምሮዬ ሻርፕ ይሆናል። ከዛ በኋላ ቶሎ ወደ ስራዎቼ ደሞ እሄዳለሁ ማለት ነው